በስራ ጊዜ ብዙ ጊዜ እረፍት አላደርግም ምክንያቱም በጣም ስራዬ ተከታታይና መቋረጥ የሌለበት አይነት ስራ ስለሆነ ብዙ ጊዜ እረፍት የማደርግበት ጊዜ አይኖርም ነገር ግን አንድን ስራ ሙሉ በሙሉ ከጨረስኩ በኋላ መሃል ላይ ያለ የተወሰነ እረፍት ልወስድ እችላለሁ። ከዛ ባሻገር የሆነ ስራ እየሰራሁ ሳልጨርስ መሃል ላይ አቋርጬ እረፍት አድርጌ ተመልሼ ስራዬን መቀጠልም ምናምን የምችልበት አይነት ሁኔታ አይደለም። ስለዚህ ብዙ ጊዜ የአንድ የጀመርኩትን ስራ ሙሉ በሙሉ ከጨረስኩ በኋላ ከዛ በኋላ የእረፍት ሰዓት ልወስድ እችላለሁ። ምክንያቱም የኔ ስራ ወይም እኔ የምተገብራቸው ስራዎች መሃል ላይ ተቋርጠው ቆይተው የሚቀጥሉ አይነት ስራዎች አይደሉም። ከጀመረ አንዱ ስራ ቢያንስ ማለቅ መቻል አለበት። ነገር ግን በሳምንቱ መጨረሻ ከሰኞ እስከ አርብ ስራ ላይ በውጥረት ከቆየው በኋላ ወይም በከባድ ስራ ውስጥ ከቆየሁ በኋላ በሳምንቱ መጨረሻ ቅዳሜና እሁድ ግን የኔ የእረፍት ጊዜ ነው። ስለዚህ ስራ ላይ እያለሁ እረፍት እንኳን ባላደርግ በሳምንቱ መጨረሻ ያሉትን ቀኖች ግን ወይም ቅዳሜና እሁድን ግን በደንብ እረፍት ለማድረግ ጊዜ እወስዳለሁ ማለት ነው። ያ ማለት ብዙ ጊዜ እንደሚታወቀው ሰዎች ውጤታማ የሚሆኑት ስራ በሚሰሩበት ጊዜ የተወሰነ ስራ ሰርቶ በመሃል እረፍት ከዛ የተወሰነ ስራ ሰርቶ በመሃል እረፍት የተወሰነ ስራ ሰርቶ በመሃል እረፍት እያደረጉ ነው። የኔ የስራ ባህሪ ግን አንድ ጊዜ ስራውን ከጀመርኩ ረጅም ሰዓት መስራት መቻል አለብኝ ያ ማለት በአንድ ጊዜ የጀመርኩትን ስራ መጨረስ መቻል አለብኝ ማለት ነው። ለምሳሌ እኔ የተሰማራሁበት የስራ ዘርፍ በግንባታ ስራ ነው። ለምሳሌ አንድ ጊዜ የአርማታ ስራ ከተጀመረ ያ ማለት ሲሚንቶ አሸዋና ጠጠር ከተቀላቀለ በኋላ የተቦካው አርማታ ሙሉ በሙሉ ካላለቀ በስተቀር በጣም አስቸጋሪ ነው የሚሆነው። መሃል ላይ አቋርጬ እረፍት እወስዳለሁ ካልኩ አርማታው ሊበላሽ ይችላል ማለት ነው። ያ ማለት ለኪሳራ ይዳርገኛል ማለት ነው። ስለዚህ የተቦካው አርማታ በሙሉ ማለቅ መቻል አለበት የተቦካው አርማታ ካለቀ በኋላ ያ ማለት አንድ ጊዜ የጀመርኩትን ስራ ከፈጸምኩ በኋላ የእረፍት ጊዜ መውሰድ እችላለሁ። አለበለዚያ ግን ስራ ከጀመርኩ በኋላ እረፍት መውሰድ ወይም እረፍት ጊዜ ብዬ ጊዜ ማባከን ለኪሳራ ወይም ለችግር የሚዳርገኝ ይሆናል ማለት ነው። እንደ አጠቃላይ ብዙ ስራዎችን እሰራለሁ የተለያዩ ስራዎችን እሰራለሁ ስለዚህ እረፍት የምወስደው እንደየስራዎቹ አይነት ነው ማለት ነው። ለምሳሌ አንድ ድርጅት ውስጥ በመንግስት ሰራተኝነት እሰራለሁ። በመደበኛነት የምሰራው ስራ ይሄ ነው ይሄንን በምሰራበት ጊዜ የትኛውንም ስራ እየሰራሁ መሃል ላይ እረፍት ካስፈለገኝ አይምሮዬ ከደከመ እኔም ትንሽ ሰውነቴን ማዝናናት ከፈለኩ በየትኛውም ሰዓት ስራውን አቋርጬ ተዝናንቼ ወይም ራሴን አድሼ ለቀጣይ ስራ ተመልሼ ልመጣ እችላለሁ ምንም ችግር ስለሌለው ማለት ነው። ነገር ግን ቅድም እንደተናገርኩት እንደ ግንባታ ስራና የመሳሰሉ ሌሎችም ስራዎች ይኖራሉ። እንደዛ እነዛን የመሳሰሉ አይነት ስራዎች ላይ ስሆን ግን የጀመርኩትን ስራ ሳላቋርጥ መጨረስ መቻል አለብኝ ሳላቋርጥ የጀመርኩትን ስራ ከጨረስኩ በኋላ ከዛ በኋላ ባለው ጊዜ የእረፍት ጊዜ ልወስድ እችላለሁ ማለት ነው። ቅድም እንዳልኩት ብዙ ጊዜ የግንባታ ስራ ላይ በምሰማራበት ወይም ስራ በምሰራበት ጊዜ የእረፍት ጊዜ የሚሆኑት የበዓላት ቀን ወይም ደግሞ እሁድ ነው የሚሆነው እንጂ ሌሎቹን ቀናት በስራ ላይ ነው የማሳልፈው በየስራው መሃል ምንም አይነት እረፍት አይኖረኝም። ሁሉንም ተግባራቶቼን ካጠናቀቅኩ በኋላ ግን እረፍቶች ልወስድ እችላለሁ ማለት ነው። ከዛ ባሻገር እኔ የማምነው ምንድነው የእረፍት ጊዜ መውሰድ ለቀጣዩ ስራ ራሳችንን የምናነቃበት እና የምናጠነክርበት ነው ብዬ አምናለሁ። የእረፍት ጊዜ ዝም ብሎ በስሙ ከስሙ እንደምንረዳው በጠንካራ ስራ ላይ የነበረ ሰው ነው የእረፍት ጊዜ የሚወስደው ስለዚህ ሰውነታችን እረፍትን ይፈልጋል አይምሮአችን እረፍትን ይፈልጋል። እረፍት ሳናደርግ በዚያው የምንቀጥል ከሆነ ብዙ ችግሮች ሊገጥሙን ይችላሉ። ስለዚህ አንድ ሰው በስራው ውጤታማ መሆን ከፈለገ የተለያዩ ስራዎችን ከሰራ በኋላ አይምሮው ሲደክም ወይም አካሉ ሲደክም በየመሃሉ የተወሰነ እረፍት መውሰድ እንዳለበት አምናለሁ። ነገር ግን እረፍቱን በአግባቡ ከወሰደ በኋላ ተመልሶ በእረፍት ጊዜ ያባከነውን ሁሉ የሚያካክስ ስራ በጥንካሬ ሊሰራ ይችላል ይችላል ማለት ነው ይሄ ብቻ አይደለም። እረፍት መውሰዳችን ለአእምሮአችን ጤንነትም በጣም ወሳኝ ነው ነገሮችን ለመረዳትም አንዳንድ የተሰሩ ስህተቶች ካሉ ለመገንዘብም የግድ በጣም አስፈላጊ ነገር ነው ስለዚህ እረፍት እንደሚያስፈልገን ግልጽ የሚሆነው ብዙ ጊዜ ከእረፍት አተን ስራዎችን ስንሰራ አዙሮን ሁሉ ልንወድቅ እንችላለን ያ ማለት ተፈጥሮ ራሷን በራሷ ነገሮችን የምታስተካክልበት ነው ማለት ነው። ስለዚህ ብዙ ጊዜ ስራ ስሰራ ብዙ እረፍት አልወስድም። እረፍት መውሰድ ካለብኝም በሳምንቱ መጨረሻ ነው የሚሆነው ስለዚህ ብዙ ጊዜ የኔ እረፍት የሳምንቱ መጨረሻ እሁድ ነው የሚሆነው ማለት ነው። እንደዚህ ነው የምወስደው

የስልክ ካሜራ እጠቀማለሁ ግን ለአንዳንድ ፎቶ ታሪካዊ ለሆኑ ፎቶዎች እና ለመሳሰሉት ነገሮች ካሜራ ራሱን የቻለ ካሜራ። ይዤ ስለሆነ የምንቀሳቀሰው በተለይ በተለይ ፎቶዎች የማንሳት ቪዲዮዎች የመቅረጽ እና የተለያዩ ጉዳዮችን የመተግበር ከዚህ ጋር የተገናኙ ወይም የተዛመዱ ጉዳዮችን ለመተግበር በትክክል ራሱን የቻለ ካሜራ ይዤ ስለሆነ የምንቀሳቀሰው ያን ያክል የስልክ ካሜራ አልጠቀምም። ነገር ግን አንዳንድ ጊዜ ሳናስበው ልናነሳቸው ወይም ደግሞ ልንቀርጻቸው የሚያስፈልገን ነገሮች ሊፈጠሩ ይችላሉ ያ ማለት በቀን ከቀን ህይወታችን መካከል አዳዲስ ነገሮችን ገራሚ ነገሮችን ልናገኝ የምንችልባቸው አጋጣሚዎች ብዙ ናቸው። በዚህም ምክንያት ለምሳሌ የሆነ ቦታ ፎቶ ለማንሳት ወይም ደግሞ ለተለያዩ ጉዳዮች ሳይሆን ለስራ ጉዳይ በሚሄድበት ጊዜ የሚገርም ነገር ላገኝ እችላለሁ ወይም ደግሞ የሚያስገርም ነገር ተቀርጾ ሊቀመጥ የሚገባው ነገር ታሪካዊ ሊሆን የሚችል አይነት ነገር ላገኝ እችላለሁ። በዚህ አጋጣሚ የጊድ የስልኬን ካሜራ እጠቀማለሁ ማለት ነው። በስልኬ ካሜራ ፎቶ ከሆነ ፎቶ አነሳለሁ ቪዲዮ አስፈላጊ ከሆነ ቪዲዮ ላነሳ እችላለሁ ወይም ልወስድ እችላለሁ ማለት ነው ይሄ የሚያሳየው ምንድነው? ብዙ ጊዜ ይሄንን የማደርግበት ትልቁ ምክንያት ቪዲዮዎችን እና ፎቶዎችን በየቦታው በስልኬ ካሜራ በማነሳበት ጊዜ የስልኬን የመያዝ አቅም እየቀነሰው ነው። የሚመጣው ስለዚህ የተለያዩ ፋይሎች ይኖራሉ የተለያዩ አፖች ይኖራሉ የተለያዩ ነገሮችን ስልኬ ላይ መያዝ ስለሚጠበቅብኝ የስልኬን የመያዝ አቅም በቪዲዮዎችና በፎቶዎች መሙላት አልፈልግም። ስለዚህ እንደዚህ ያገኘኋቸው ባገኘኋቸው አጋጣሚዎች የማነሳቸው ፎቶዎች ወይም ደግሞ የምጠቀም የማነሳቸው ቪዲዮዎች የሚይዛቸው ቪዲዮዎች የስልኬን ካሜራ እንድጠቀም ልገደድ እችላለሁ። እንጂ ብዙ ጊዜ በአላማ የሆነ ቦታ ሄጄ ፎቶ ማንሳት ከፈለኩ የሆነ ቦታ ሄጄ ቪዲዮ መቅረጽ ከፈለኩ የምጠቀመው ቪዲዮ ካሜራ ነው ማለት ነው። ነገር ግን ቅድም እንዳልኳችሁ በአጋጣሚ ለሆነ ጉዳይ ለሆነ ስራ የሆነ ቦታ ሄጄ በዚያ አጋጣሚ ፎቶ ማንሳት የሚጠበቅብኝ ወይም ደግሞ ቪዲዮ መቅረጽ የሚጠበቅብኝ ጉዳይ ካለ በአጋጣሚ የሆነ ነገር ካለ በስልኬ አነሳና በስልኬ ካሜራ ፎቶ አነሳና ወይም ቪዲዮ እቀርጽና መጨረሻ ላይ ግን ሄጄ ወደ ተለያዩ መተግበሪያዎች ወይም ደግሞ ወደ ኮምፒውተር ወይም ወደ ተለያዩ ሚሞሪዎች የመገልበጥ ነገር እጠቀማለሁ ማለት ነው። ምክንያቴ ቅድም እንዳልኳችሁ ነው ብዙ ጊዜ አዳዲስ የሆኑ ነገሮችን ለመቀበል የተለያዩ ስልጠናዎችን ለመጫን የተለያዩ ትምህርታዊ የሆኑ ነገሮችን ለመከታተል የግድ ስልኬን መጠቀም ስላለብኝ ስልኬ ደግሞ እንደዚህ አይነት ቪዲዮዎችን እና የተለያዩ ፎቶዎችን የምጭንበት ከሆነ ስቶሪጅ ፉል ስለሚለኝ ወይም ደግሞ የመያዝ አቅሙን ስለሚቀንስ ብዙ ጊዜ በስልኬ የተለያዩ ፎቶዎችን እና የተለያዩ ቪዲዮዎችን አልቀርጽም ማለት ነው። ብቀርጽም ቶሎ ብዬ የምገለብጠው ነው የሚሆነው ማለት ነው። ስለዚህ ብዙ ጊዜ ፎቶዎችን እና የተለያዩ ቪዲዮዎችን የምቀርጸው በ ለዚያ ተብሎ በተዘጋጀ የተለያየ የ ቪዲዮ ካሜራ ካሜራው ወይም ደግሞ የተለያየ ቪዲዮ መቅረጫ እቃ ነው ማለት ነው። እንጂ ስልኬን የምጠቀምባቸው ጊዜዎች አጋጣሚ ለሆኑ ነገሮች እና አንዳንድ ጊዜ ወይም አልፎ አልፎ ነው። ነገር ግን እንደ እንደ አጠቃላይ ጠቅለል ሳደርገው ስልኬን የስልኬን ካሜራ አዎ እጠቀማለሁ ግን የምጠቀምበት ጊዜ ውስን ጊዜ ነው ብዬ በአጠቃላይ ማጠቃለል እችላለሁ ማለት ነው

አዎ መጠበቅ ግድ የሚሆንባቸው ጊዜዎች አሉ ሁል ጊዜም ላይሆን ይችላል። ነገር ግን መጠበቅ ግድ የሚሆንባቸው ጊዜዎች ለምሳሌ ብዙ ጊዜ እኛ በተለያዩ ሁኔታዎች ላይ ሰልፎችን እንጠቀማለን። ለምሳሌ ጠዋት ወደ ስራ በምንሄድበት ጊዜ ሰልፍ ይኖራል የታክሲ ሰልፍ ማለት ነው። ስለዚህ ተራችን እስከሚደርስ በሰልፉ ውስጥ ሆነን እንጠብቃለን ወይም መጠበቅ ግድ ይሆንብናል ማለት ነው። ምክንያቱም የትራንስፖርት አገልግሎት ካላገኘን ከቤታችን ወደ ስራ ቦታ ለመሄድ አስቸጋሪ ስለሚሆን ማለት ነው። ስለዚህ በትዕግስት በሰልፋችን መሰረት ወይም በቅደም ተከተላችን መሰረት የታክሲ አገልግሎት ወይም ትራንስፖርት አገልግሎት እስከምናገኝ ድረስ መጠበቅ ግድ ይለናል ማለት ነው። መጠበቅ ግድ የሚልባቸው ቦታዎች የታክሲ ሰልፍ ላይ ብቻ አይደለም። ለምሳሌ የስኳር እጥረት በሀገራችን አለ። ስኳሮች የሚመጡት በቀበሌዎች ነው። ስለዚህ ስኳር በሚመጣበት ጊዜ ሀይለኛ ሰልፍ ይኖራል ማለት ነው። የስኳር እጥረት ስላለ አጋጣሚውን ተጠቅሞ ስኳር መውሰድ የሚፈልግ በጣም ብዙ ሰው ነው ያለው ስለዚህ። የስኳር ሰርፍ ይኖራል ይኖራል ማለት ነው ስለዚህ እንሰለፋለን። ያው ተራችን ደርሶ ስኳራችንን መውሰድ እስከምንችል ድረስ በትዕግስት እንጠብቃለን። ስለዚህ ስኳር ለመውሰድ መጠበቅ ግድ ይላል ሰልፍ ላይ ሆነን መጠበቅ ግድ ይለናል ማለት ነው። ይሄ ብቻ አይደለም የተለያዩ ስራዎች ላይ አመልክተን የተለያዩ የስራ ማስታወቂያዎች ላይ አመልክተን ወደ ለኢንተርቪው ለምሳሌ ልንጠራ እንችላለን ለምሳሌ አምስት ሰው ወይም ስድስት ሰው ለኢንተርቪው ከተጠራ በተራ ነው የምንገባው። ስለዚህ የኔ ተራ እስከሚደርስ ድረስ መጠበቅ ግድ ይለኛል ማለት ነው። አለበለዚያ እድሉን ላጣው እችላለሁ። ስለዚህ መጠበቅ ግድ የሚልባቸው ብዙ አጋጣሚዎች ይኖራሉ ማለት ነው። ለምሳሌ እኔ ለልጆቼ ወተት አመጣለሁ ጠዋት ጠዋት እንደ እኔ እኔ ከማመጣበት ወተት ከማመጣበት ቦታ ወተት የሚያመጡ ብዙ ሰዎች አሉ። ስለዚህ እኔ በምደርስበት ሰዓት ከፊቴ ብዙ ሰው ተሰልፎ ላገኝ እችላለሁ ስለዚህ የኔ ተራ ደርሶ ወተቱን እስከምቀበል ድረስ መጠበቅ ግድ ይለኛል ማለት ነው። ስለዚህ መጠበቅ ግድ የሆነባቸው ቦታዎች አሉ በአንጻሩ ደግሞ መጠበቅ ግድ የማይሆንባቸው ቦታዎችም አሉ። ለምሳሌ ዘመኑ ያመጣቸው የተለያዩ የቴክኖሎጂ ውጤቶች አሉ። ከዚህ በፊት ባንክ ሄደን ብራችንን ለማውጣት ወይም ደግሞ ካሽ ለማግኘት ተሰልፈን ተራችን እስከሚደርስ እንጠብቅ ነበር። አሁን ላይ ግን ዘመኑ ያመጣልን ቴክኖሎጂ አለ ሞባይል ባንኪንግ አለ ኢንተርኔት ባንኪንግ አለ። ሌሎችም የባንክ የዘመኑ የባንክ ግልጋሎቶች አሉ። ስለዚህ ተሰልፈን ሳንጠብቅ ለምሳሌ አንድ እቃ ብንገዛ ያንን ሲስተም በመጠቀም ወይም ያንን ዘዴ በመጠቀም ክፍያ ልንፈጽም እንችላለን። ስለዚህ ለምሳሌ እንደዚህ የባንክ ጉዳዮች ላይ ከዚህ በፊት መጠበቅ ግድ የሆነባቸው ጉዳዮች ላይ አሁን ላይ የተለያዩ አፕሊኬሽኖችን በመጠቀም እያንዳንዱ ባንክ ያዘጋጃቸውን ዘዴዎች በመጠቀም ለሰዎች ክፍያዎችን ልንፈጽም እንችላለን ወይም ክፍያዎችን ልንቀበል እንችላለን ማለት ነው። ስለዚህ መጠበቅ ግድ የሆነባቸው ቦታዎች አሉ። እንደገና ደግሞ ቴክኖሎጂውን በመጠቀም ከመጠበቅ ወይም ጊዜ ከማጥፋት የሚቆጥቡን ወይም የሚያድኑን የተለያዩ ሲስተሞች አሉ ወይም ዘዴዎች አሉ ማለት ነው። ስለዚህ መጠበቅ የሚያስፈልግበት ወይም ግድ የሚሆንበት ቦታም አለ

የቪዲዮ ጥሪ አደርጋለሁ የቪዲዮ ጥሪ የማደርግበት ትልቁ ምክንያት ብዙ ጊዜ በአካል እየተያየሁ የምሰራቸው ስራዎች በሚኖሩበት አጋጣሚ ነው። ከዚያ ባሻገር ደግሞ ብዙ ጊዜ ወደ ስራ አካባቢው በሚሄድበት ጊዜ እና ቶሎ ወደ ቤት የማልመለስ ከሆነ ከቤተሰቤ ጋር እየተያየሁ ለማውራት የቪዲዮ ጥሪ አደርጋለሁ ማለት ነው። ብዙ ጊዜ የቪዲዮ ጥሪ የምንጠቀም ከሆነ ብዙ ጊዜ ከአካባቢያችን በጣም በብዙ የራቅን መሆን መቻል አለብን ወይ በጣም የናፈቀን ሰው አለ ማለት ነው። አልያ ደግሞ የስራ ጉዳዩ የሆኑ ነገሮችን እያሳየን የምንሰራው አይነት ስራ ከሆነ የግድ የቪዲዮ ጥሪ ያስፈልጋል። ለምሳሌ በትክክል ኦንላይን ወይም ደግሞ መስመር ላይ ሆነን የተለያዩ ያመረትናቸውን ምርቶች ለሰዎች መሸጥ በምንፈልግበት ጊዜ ሊሆን ይችላል ወይም ደግሞ ያከናወናቸውን ተግባራት በአካል እያሳየን ሊሆን ይችላል ብቻ በተለያዩ ምክንያቶች ከሰዎች ጋር ፊት ለፊት ተገናኝተን ወይም እየተያየን በቪዲዮ ጥሪ የተለያዩ ስራዎችን ልንሰራ እንችላለን። ለምሳሌ አንዳንድ አውደሪዎች ሊኖሩ ይችላሉ ወይም ደግሞ የሰራናቸውን ስራዎች የተለያዩ ፋክተሮች ሊሆኑ ይችላሉ እየሰራንባቸው ወይም ደግሞ ክፍያ የፈጸምንባቸው አልያም ደግሞ የተለያዩ እኛ ያለንበት ቦታ ሆነን ኮንፈረንሶች ልንከታተል እንችላለን ወይም ደግሞ ያለንበት ቦታ ሆነን የትምህርታዊ የሆኑ ነገሮችን ልንሰጥ እንችላለን ወይም ትምህርታዊ የሆኑ ነገሮችን ልንከታተል እንችላለን እነዚህን ነገሮች ለማካሄድ የቪዲዮ ጥሪዎችን ልንጠቀም እንችላለን ማለት ነው። በነገራችን ላይ የቪዲዮ ጥሪዎች ሲኖሩ በሁለቱም ጫፍ ያሉ ሰዎች በግልጽ እየተያዩ የሚያወሩበት የጥሪ አይነት ነው ስለዚህ ሁሉም ነገር ይኖረዋል ምስልም ድምጽም ይኖረዋል ማለት ነው። ይህንን ጥሪ ብዙ ጊዜ የምንጠቀመው በተለይ በተለይ ትምህርታዊ የሆኑ ነገሮች በተለይ የምርምር ጥናቶች በሚቀርቡባቸው ጊዜዎች ሊሆኑ ይችላሉ ወይም ደግሞ ፊት ለፊት የሚቀርቡ የፈጠራ ስራዎችን ለማሳየት ሊሆን ይችላል። አልያም ደግሞ ዳኞች የሚዳኟቸው ተወዳዳሪዎች በሌላኛው ጫፍ ሆኖ በአካል የማያገኟቸው በሚሆንበት ጊዜ ተወዳዳሪው ያለበት ቦታ ሆኖ ዳኞችን በትክክል እያየ ዳኞችም ተወዳዳሪውን እያዩ የቪዲዮ በቪዲዮ ጥሪ አማካኝነት ውድድሩ ሊካሄድ ይችላል ማለት ነው። ስለዚህ የቪዲዮ ጥሪ በተለያየ መልኩ ልናደርገኝ እንችላለን። ከምናደርግባቸው ትልልቅ ምክንያቶች ቅድም እንዳልኩት ትምህርታዊ የሆኑ ግንኙነቶች ሲኖሩ ቤተሰቦች የተለያየ የተራራቀ ቦታ ሆነው በአካል መተያየትና ናፍቆታቸውን መወጣት ሲፈልጉ ከዚያ ባሻገር የተለያዩ አይነት ውድድሮች የተለያየ የአለም ጫፍ ሆነን በቪዲዮ ጥሪ ልናካሂድ እንችላለን ማለት ነው። ስለዚህ የቪዲዮ ጥሪ ከምናደርግባቸው ምክንያቶች ከላይ የጠቀስኳቸውን የሚመስሉ ናቸው። እኔ ግን የቪዲዮ ጥሪዎችን አደርጋለሁ ለምሳሌ ስራ ቦታዬ ሄጄ ምሳ ሰዓት ላይ መምጣት የማልችልባቸው አጋጣሚዎች ሲፈጠሩ የቪዲዮ ጥሪ አድርጌ ልጆቼን በአካል አይቼ እነሱም እኔ ያለሁበትን ሁኔታ አይተው ሰላም ተባብለን ስልኩን የምንዘጋበት ጊዜ አለ ማለት ነው። ወይም የቪዲዮ ጥሪውን የምናቋርጥበት ጊዜ አለ ማለት ነው። ስለዚህ ብዙ ጊዜ በቀን ቢያንስ ከተቻለ ሁለት ሁለት ሶስት ጊዜ ከልጆቼ ጋር በቪዲዮ ጥሪ የምገናኝባቸው ጊዜዎች አሉ። የምሰራው ስራ በጣም ጊዜ የሚወስድና ቁጭ ማለትን የሚፈልግ አይነት ስራ እንደመሆኑ መጠን ብዙ ጊዜ ምሳ ሰዓት ላይ ወደ ቤት የማልመለስ ከሆነ እዛው ተቀምጬ ማሳለፍ ከሆነ የቪዲዮ ጥሪ አደርግና ልጆቼንም ቤተሰቤንም የማገኝ የማገኝበትና ከእነሱ ጋራ ሰላምታና ያለንበትን ሁኔታ የምንነጋገርበት እና የምነግራቸው ነገር ካለም የምነግርበት የማዛቸው ነገርም ካለ የማዝበት አይነት ሁኔታ ይፈጠራል ማለት ነው። ስለዚህ የቪዲዮ ጥሪ በጣም ደስ የሚል ነገር ነው። ሰዎችን ከሰዎች ጋር በቀላሉ በአካልም በድምጽም እንዲገናኙ የሚያደርግ ነገር ነው። ስለዚህ እኔ የቪዲዮ ጥሪ ብዙ ጊዜ አደርጋለሁ ብዙ ጊዜ የምጠቀምበት የጥሪ አይነት ነው ማለት ነው። ስለዚህ የቪዲዮ ጥሪ አደርጋለሁ

ማደንዘዝ አላውቅም ወይም ደግሞ ማደንዘዝ አልወድም። ማደንዘዝ የሚለው ቃል በራሱ በእኛ በሀገራችን በኢትዮጵያ ጥሩ አይነት ስያሜ ያለው ነገር አይደለም ጥሩ የሚባል ነገር አይደለም ማደንዘዝ። ለ እንደ አንድ ነገር ከወሰድነው ለምሳሌ በሆስፒታል አይነት ቋንቋ ከወሰድነው ምናልባት ሰዎች ወደ ህክምና ከመግባታቸው በፊት በተለይ በተለይ የቀዶ ጥገና የሚሰሩ ከሆነ ቀድመው በተለያዩ መርፌዎች ወይም ደግሞ ማደንዘዣዎች ህመሙ እንዳይሰማቸው ሆዳቸውን ሲቆረጡ ወይም ደግሞ ኦፕሬሽን የሚሰሩበት ወይም ቀዶ ጥገና የሚሰሩበት ቦታ እንዳይሰማቸው ያ ኦፕሬሽን የሚሰሩበት አካባቢ ወይም ደግሞ ቀዶ ጥገና የሚሰሩበት አካባቢ እንዲደነዝዝ የሚወጉት መርፌ አለ። ስለዚህ በዛ አማካኝነት ሀኪሙ የታመሙትን ሰዎች ወይም ደግሞ ቀዶ ጥገና የሚሰራላቸውን ሰዎች የሚሰራበት ቦታ አካባቢ እንዲደነዝዝ እና ህመሙ እንዳይሰማቸው እንደዛ አይነት መድሃኒት ሊጠቀም ይችላል። ብዙ ጊዜ ማደንዘዝ የሚለው ቃል የሚሰራው በህክምና አካባቢ ነው። ከዛ ባሻገር በአራዳ ቋንቋ ማደንዘዝ ማለት መስረቅ ወይም ደግሞ ሰውን አፍዝዞ የሚፈልጉትን ነገር መውሰድ እንደማለት ነው። ስለዚህ ማደንዘዝ የሚለው ቃል በሁለቱም አይነት መልኩ ብንመለከተው እንደ ህክምናም ብንመለከተው እንደ ሌባም ብንመለከተው እኔ ማደንዘዝ አልወድም ምክንያቱም አንድ ሰው ደነዘዘ ወይም አደነዘዘ ማለት አደንዛዡ ከዛ ሰው የሚፈልገው ጥቅም አለ ማለት ነው። ወይም ሊሰርቀው ወይም ሊዘርፈው አስቧል ፈልጓል ማለት ነው። ስለዚህ ከዛ አኳያ ማደንዘዝ የሚለው ቃል እኔን የሚገልጸኝ አይሆንም። ስለዚህ ማደንዘዝ አልወድም ማለት ነው። ቅድም እንዳልኩት ደግሞ የጤና ባለሙያ አይደለሁም እኔ በሙያዬ መምህር ነኝ። በሌላ ሙያ ደግሞ በግንባታ ስራ ውስጥ የምሰራ ሰው ነኝ ስለዚህ ማደንዘዝ የሚለው ቃል በህክምና በኩል የሚገለጽ ስለሆነ ማደንዘዝ የሚለው ቃል እኔ የምጠቀምበትም አይሆንም። ማደንዘዝም አልወድም ማለት ነው ምክንያቱም ይሄ ቃል ቅድም እንደተናገርኩት ይሄ ቃል የሚጠቅመው ወይ ለሌብነት ነው ወይ ደግሞ በህክምና ዙሪያ ላሉ ባለሙያዎች ነው የሚመለከተው ማለት ነው። ስለዚህ ማደንዘዝን እኔ የምጠቀምበት ነገር ወይም የምወደው ነገር አይደለም ማለት ነው። ሳጠቃልል ማደንዘዝ እኔ አልወድም ማለት ነው

መታጠቢያ ቤት ብዙ ቦታ ነው ያለው። ለምሳሌ እኔ የምጠቀምበትን መታጠቢያ ቤት ለመናገር ያክል የምኖረው በጋራ መኖሪያ ቤቶች ወይም ደግሞ በኮንዶሚኒየም ነው። ወይም በአፓርታማ ውስጥ ነው ስለዚህ እያንዳንዱ ቤት መጀመሪያ ዲዛይን ተደርጎ ሲሰራ የራሱ የሆነ መታጠቢያ ቤት አለው። ስለዚህ እኔ ጋር ወይም ደግሞ የምኖርበት ቤት የተለያዩ ክፍሎች አሉት ካሉት ክፍሎች መካከል አንዱ የመታጠቢያና የመጸዳጃ ቤት ነው ማለት ነው። ስለዚህ ብዙ የመታጠቢያ ቤቶች ሊኖሩ ይችላሉ እኔ ግን የምጠቀምበት ወይም ቤቴ ያለው የመታጠቢያ ቤት። ለመታጠቢያ ቤትም ለመጸዳጃ ቤትም የሚጠቅም ነው ስለዚህ እዛ ቤት ውስጥ። የፊት መታጠቢያ አለው። የገላ መታጠቢያ አለው። ከዛ ባሻገር የተለያዩ ልብስና መሰል ነገሮችን ካልሲ እና እንደ ጃፖኒ ትንንሽ ነገሮችን የምናጥብባቸው ራሳቸውን የቻለ ቦታ አለው ማለት ነው ስለዚህ መታጠቢያ ቤት። የምትጠቀመው እኔ በቤቴ ቤቴ ውስጥ ነው ማለት ነው። ነገር ግን ብዙ ጊዜ ውሃ አይኖርም እኛ ጋር። እንደሚታወቀው የጋራ መኖሪያ ቤቶች ውስጥ የውሃ ችግር አለ የውሃ ችግር አለ ማለት። ደግሞ የመጸዳጃ ቤቶች እና የመታጠቢያ ቤቶች ውስጥ የሚኖረው የውሃ መጠን ዝቅተኛ ስለሚሆን። ቤት ውስጥ ለመታጠብ ትንሽ አስቸጋሪ የሚሆንባቸው ጊዜዎች ይኖራሉ በውሃ እጥረት ምክንያት ማለት ነው። ስለዚህ ሌሎች መታጠቢያ ቤቶችን እጠቀማለሁ ማለት ነው። ለምሳሌ ከምትጠቀምባቸው መታጠቢያ ቤቶች መካከል በአካባቢያችን የተለያዩ ሆቴሎች የመታጠቢያ አገልግሎት የሚሰጡ ቤት ያላቸው ይኖራሉ። ከዛ በተጨማሪ ለመታጠቢያ ብቻ የተዘጋጁ ቤቶችም ይኖራሉ። ስለዚህ እነዚህን የመታጠቢያ ቤቶች እጠቀማለሁ ማለት ነው። ስለዚህ ብዙ ጊዜ ከምጠቀምበት ወይም ቤቴ ካለው የምታጠቢያ ቤት በላይ ውጪ የተለያዩ የመታጠቢያ አገልግሎት የሚሰጡ ቤቶችን መጠቀም እወዳለሁ። ቅድም እንዳልኩት ትልልቅ ሆቴሎች አሉ እነዛ ሆቴሎች ውስጥ የመታጠቢያ ቤት በስርዓት ያላቸውና በክፍያ የመታጠብ አገልግሎት የሚሰጡ። እንዲሁም ደግሞ በተለያዩ አካባቢዎች በየሰፈር ውስጥም ጭምር ለመታጠቢያ ብቻ ተብለው የሚሰሩ በኮንቴነር ወይም በብረት የሚሰሩ ቤቶች አሉ። በላሜራ በቆርቆሮ የሚሰሩ ቤቶች አሉ ስለዚህ እነዚያን የመታጠቢያ ቤቶችም ልጠቀም እችላለሁ ማለት ነው። ስለዚህ የመታጠቢያ ቤቶች ያሉት ለምሳሌ ቤቴ ስገባ በምስራቅ በኩል ነው በሩ ያለው ልክ እንደገባው በግራ በኩል ታጥፌ የመታጠቢያ ቤቱን አገኘዋለሁ ማለት ነው። እንዲሁም ደግሞ ሌሎች የመታጠቢያ ቤቶችን የማገኝባቸው ቦታዎች ለምሳሌ የመታጠቢያ ቤት ያለባቸው ቦታዎች አንዱ ወደ መናሃሪያ አካባቢ ነው ያለው። አንዱ ደግሞ ወደ ዩኒቨርሲቲ አካባቢ አለ። ሌላኛው ደግሞ ወደ ሆስፒታል አካባቢ አለ። ሌላው ደግሞ ወደ ገበያ አካባቢ አለ። ስለዚህ ሰዎች እንደ ህዝብ አገልግሎት ወይም የህዝብ አገልግሎት መስጫ ተቋማት ናቸው እነዚህ የመታጠቢያ ቤቶች ሰዎች ገንዘብ እየከፈሉ ንጽህናቸውን የሚጠብቁባቸው ቦታዎች ናቸው። ብዙዎቻችን በቤታችን የመታጠቢያ ቤት ላይኖረን ይችላል ነገር ግን እነዚህን አማራጮች እየተጠቀምን ንጽህናችንን ልንጠብቅ እንችላለን ማለት ነው። ስለዚህ የመታጠቢያ ቤቶች በብዙ አይነት መልኩ ልናገኝ እንችላለን። ንጽህናቸው የተጠበቁ የመታጠቢያ ቤቶችን ለማግኘት ግን ወይም የመታጠቢያ ቤት ለማግኘት ግን የግድ ብዙ ቦታ መፈለግና ብዙ ቦታ ንጽህናቸውን ማረጋገጥ ይጠበቅብናል። ዝም ብለን ማንኛውንም መታጠቢያ ቤት ግን በቅርብ ርቀት በየትኛውም አጋጣሚ ማግኘት ቀላል ነው የሚሆነው ማለት ነው። እንደተባለው መታጠቢያ ቤት ስንል ያው ንጽህናችንን ለመጠበቅ ወይም ቆሻሻችንን ለማራገፍ ነው እዛ የምንሄደው። በመጀመሪያ ደረጃ የምንታጠብበት ቤት ወይም መታጠቢያ ቤቱ ንጹህ ካልሆነ ንጽህናችንን ይጠብቅልናል ወይም ደግሞ ራሳችንን ንጽህናችንን ጠብቀን ከዛ ቤት እንወጣለን ማለት ከባድ ነው የሚሆነው። ስለዚህ መጀመሪያ የምንታጠብባቸው ቤቶች ወይም የምታጠቢያ ቤቶቹ ንጹህ መሆን አለባቸው ንጹህ ለመሆን ደግሞ መታጠቢያ ቤቶች ያሉበት አካባቢ ንጹህ መሆን አለበት ማለት ነው። እንደሚታወቀው መናሃሪያ አካባቢ ያሉት የመታጠቢያ ቤቶች በጣም ጽዱ ያልሆኑ ናቸው። ማንኛውም ሰው የሚታጠብባቸው ናቸው። ነገር ግን ወደ ዩኒቨርሲቲ አካባቢ ያሉ ወይም ደግሞ ወደ ትምህርት ተቋማት አካባቢ ያሉ መታጠቢያ ቤቶች ውስጡ ገብተው የሚገለገሉ ወይም የሚታጠቡ ሰዎችም ሀላፊነት የሚሰማቸውና የኔነት ስሜት የሚሰማቸው ስለሆነ መታጠቢያ ቤቶቹ በአንጻራዊነት ንጹህ ናቸው። እንዲሁም ስቴዲየም አካባቢ ወይም እግር ኳስ መጫወቻ ቦታዎች አካባቢ የሚኖሩ ወይም ስፖርት ቤቶች አካባቢ የሚኖሩ የመታጠቢያ ቤቶችም ልክ እንደዚሁ ግልጋሎቱን የሚያውቁ በጣም ንቁ የሆኑ ሰዎች ስለሆነ የሚጠቀሙባቸው እዛ አካባቢ ያሉ የመታጠቢያ ቤቶችም ንጽህናቸው በአንጻራዊ ከሌሎቹ የተሻለ ነው። ስለዚህ መታጠቢያ ቤቶችን ብዙ ቦታ ልናገኝ እንችላለን እኔ እንደተናገርኩት ግን እኔ ጋር መታጠቢያ ቤት እቤቴ ውስጥ አለ። መታጠቢያ ቤት ስቴዲየም አካባቢ የምጠቀምበት መታጠቢያ መታጠቢያ ቤት አለ። ዩኒቨርሲቲ አካባቢ የምታጠብበት መታጠቢያ ቤት አለ። እንዲሁም መናሃሪያ አካባቢ የምታጠብበት የምታጠቢያ ቤት አለ ማለት ነው። ስለዚህ ብዙ ቦታ የምታጠቢያ ቤቶች

እገዛ በጣም አስፈላጊ ነገር ነው። መታገዝ ለሚፈልጉትን በምንችለው አቅም እኛ ማገዝ የግድ አስፈላጊ ነገር ነው። እንደ ሀገራችን ባህልና ትውፊት ብዙ ሰዎች የብዙ ሰዎችን እገዛ ፈልገው እገዛ ተደርጎላቸው ካሉበት ችግር የተላቀቁ ሰዎች እናውቃለን። ይሄ ብቻ አይደለም ለምሳሌ እኔ በሙያዬ መምህር ነኝ መምህር እንደምሆኔ መጠን የእኔን እገዛ የሚፈልጉ ብዙ ተማሪዎች አሉ ከመደበኛው የትምህርት አሰጣጥ ዘዴ ውጪ ለምሳሌ የእገዛ ትምህርቶችን የምሰጥባቸው ጊዜዎች አሉ። የሂሳብ መምህር ነኝ የሂሳብ መምህር እንደመሆኔ መጠን ብዙ ሰዎች የሂሳብ ትምህርት የማይገባቸው ወይም ደግሞ የሂሳብ ትምህርት የሚያስቸግራቸው ሰዎች አሉ የተለየ የኔን እገዛ የሚፈልጉ ማለት ነው ስለዚህ መደበኛውን የትምህርት ክፍለ ጊዜ ለማንኛውም ተማሪ በሚሰጠው አይነት መልኩ ትምህርቱን ከሰጠው በኋላ በቀሪ ሰዓታት ግን እገዛ የማደርግባቸው ጊዜዎች ይኖሩኛል ማለት ነው። ምክንያቱም የበለጠ እገዛ የበለጠ ጊዜ የሚፈልጉና ነገሮችን በቀላሉ ለመረዳት የሚቸገሩ ልጆች ስላሉ የነሱን ጎሮሮ ለመሙላት የነሱን ክፍተት ለመሙላት የግድ ተጨማሪ ጊዜ ያስፈልጋል። ስለዚህ ያንን ተጨማሪ ጊዜ መጠቀም ግድ ይላል ማለት ነው ለዛ ነው ለተማሪዎቼ የእገዛ ፕሮግራም አዘጋጅቼ ከመደበኛው የትምህርት ሰዓት ውጪ እነሱን የማግዘው ማለት ነው። ይሄ ብቻ አይደለም ብዙ ጊዜ እገዛ የሚያስፈልጋቸው ሰዎች አሉ ምናልባት እኛ በቀን ሶስት ጊዜ ልንበላ እንችላለን ነገር ግን በቀን አንድ ጊዜ መብላት የማይችሉ የሚቸገሩ ሰዎች አሉ በእድሜ ትልቅ የሆኑ ወይም ደግሞ ነፍሰ ጡር የሆኑ ወይም ደግሞ ብዙ ህፃናት ወልደው የትዳር አጋሮቻቸው አብሯቸው የማይኖሩና ልጆቻቸውን ማስተዳደር

በዚህ ሰዓት ያለው የወለድ ምጣኔ በጣም አስቀያሚ ነው። እንደሚታወቀው ትንሽ ብር አበድሮ የተለያዩ ባንኮች ወይም አበዳሪ ድርጅቶች ትንሽ ብር አበድረው በጣም ብዙ ወለድ ነው ያለው እንዳየሁት ከሆነ ትንሹ አስራ አንድ ፐርሰንት ነው። ያ ማለት በጣም ከፍተኛ የሆነ ገንዘብ ነው በወለዱ አማካኝነት የሚገኘው ስለዚህ ባንኮች ለሰዎች ላስቀመጡት ወይም ሰዎች ላስቀመጡት ብር የሚሰጡት ወለድና ነገር ግን ከእነሱ ሲረከቡ ወይም ደግሞ ከእነሱ ሲበደሩ ለሰዎች የሚያስቀምጡት ወለድ በጣም የተለያየ ነው። ገንዘብ ስናስቀምጥ የምናገኘው ወለድ በጣም ዝቅተኛ ሲሆን ለሰዎች ገንዘብ ባንኩ ሲያበድር ግን ወለዱ በጣም ብዙ ነው ስለዚህ ወለድ ትንሽ ሚያስጠላ ነገር አለው ማለት ነው። እንደተባለው በተለይ በተለይ ገንዘብ ተበድረን ከሰው በአራጣም እና ተበድረን ገንዘብ በየጊዜው ምንመልስ ከሆነ ወለዱ በጣም ብዙ ነው ሚሆነው ስለዚህ በጣም አድካሚ ነው ሚሆነው እንደ አጠቃላይ ግን ወለድ በጣም አስፈላጊ ነገር ነው። በተለይ ባንክ ለሚጠቀሙ ሰዎች ወለድ በጣም አስፈላጊ ነገር እንደሆነ መረዳት እንችላለን። ምክንያቱም ገንዘባችንን ባንክ ምናስቀምጥ ከሆነ ወይም ደግሞ ሴቭ ምናደርግ ከሆነ በተቀመጠው ብር መጠን በየአመቱ ወይም በየወሩ የሚወልደው የወለድ መጠን አለ ማለት ነው ስለዚህ ያንን ጥቅም ማግኘት እንችላለን ነገር ግን ቅድም እንዳልኩት ወለድ ራሱን የቻለ አስቀያሚ መልክ አለው። ብዙ ጊዜ የምናስቀምጠው ብር ብዙ ይሆንና የምናገኘው ወለድ ግን ከብሩ ጋራ የማይጣጣም ይሆናል ማለትም ስለዚህ ወለድ በትክክለኛው መልኩ ሲሆን ደስ ይላል ጠቃሚም ነው አልያ ግን ጎጂም ሚሆንባቸው ጊዜዎች አሉ ለምሳሌ በአራጣም ሚያበድሩ በወለድ ሆኖ በአራጣም ሚያበድሩ ሰዎች አሉ ህገወጥ የሆነ የማበደር ስርዓት ነው ወይም የመበደር ስርዓት ነው እና ሰዎች እንደሚሉት ከሆነ ወለዱ በጣም ብዙ ከመሆኑ ጋር ተያይዞ ብዙ ጊዜ በክፍያ ላይ ይሰማራሉ ግን ያን ያክል አይቀንስላቸውም በየቀኑ የሚከፍሏት ትንሽ ነው የምትሆነው በዚህ ላይ የቤተሰብ አስተዳዳሪ ናቸው ሚሆኑት ስለዚህ ያን ያክል ሚጠቅማቸው አይሆንም ማለት ነው በአንጻሩ ገንዘብ ሲከፍሉ ኖረው መጨረሻ ላይ ወደ ክስ ወይም ደግሞ ያስያዙት ንብረት ካለ ንብረታቸውን ወደ ማጣት ይሄዳሉ ማለት ነው ስለዚህ ወለድ በሁለቱም ጫፍ ስናየው በአንድ ጫፍ ጠቃሚ ነው በሌላኛው ጫፍ ደግሞ መስተካከል ያለበት ጉዳይ እንዳለ ያሳየናል ማለት ነው ስለዚህ ወለድን እኔ ብዙ ማበረታታው ጉዳይ አይደለም። ዞሮ ዞሮ ግን ሰዎች ገንዘብ ሲፈልጉ ለችግራቸው ጊዜ ገንዘብ ከሰዎችም ይሁን ከተለያዩ ድርጅቶች ሲፈልጉ ገንዘቡን የሚወስዱት በወለድ ነው ስለዚህ ወለድ በጣም አስከፊ ነገር ነው ብዬ አስባለሁ በተለይ በአራጣ ለሚያበድሩት ከዛ ባሻገር ለባንክ እና ለመሰሉት ተመጣጣኝ የሆነ ዋጋ ስላለው ከሌሎቹ ድርጅቶች ወይም ገንዘብ ከሚያበድሩ ድርጅቶች ይሄኛው የተሻለ ነው ማለት ነው ስለዚህ ወለድ በጣም አስፈላጊ የሚሆንባቸው ጊዜዎችም አሉ ጎጂም የሚሆንባቸው ጊዜዎች አሉ ማለት ነው። ስለዚህ ወለድን ሁላችንም እንጠቀማለን ባንክ ሳንቲም ካለን ብራችን የተወሰነም ቢሆን በየቀኑ ይወልዳል። ነገር ግን እኛ ከባንክ ገንዘብ በምንበደርበት ጊዜ የወለዱ መጠን ገንዘብ ስናስቀምጥ ከሚኖረው የወለድ መጠን ጋር የሚገናኝ አይሆንም ማለት ነው። ስለዚህ እኔ ወለድ ያለበት ብዙ ስራ ላይ ተሳትፌ አውቃለሁ ወለድ በጣም ጥሩ ነገር ነው። ግን አጠቃቀማችን ይወስነዋል በጣም አስፈላጊ ለሆነ ጉዳይ ካልሆነ በስተቀር እና የሆኑ የሚያመልጡን ነገሮች ከሌሉ በስተቀር ወለድን መጠቀም ያን ያክል ጥሩ ነው ብዬ ማምን ሰው አይደለሁም ነገር ግን ያው ሁላችንም የወለድ ስራዎችን እንጠቀማለን ማለት ነው።